ከልጅነቴ የምትዘከረው ነገር አለ? አዎ አለ። ያም የሆነ ጓደኛዬ ጋር ተጣልተን። እና ነክሼው ነው ከጣለኝ በኋላ ነከስኩት። እና ከዛ በኋላ ትቼው ቶሎ ከነከስኩት በኋላ ትቼው ሩጫ ስሮጥ እስከ አሁን ድረስ አስታውሳለሁ። እና ልጁ እስካሁን ድረስ በቃ ያወራኛል እንደዛ እያለ ለሰውም ሲያወራ እሰማዋለሁ። ስድስት አመት አካባቢ ይመስለኛል በዛ እድሜያችን ሰባት አመት እና አሁን ላይ የሃያዎቹ ሃያ ሁለት ውስጥ ገብተናል።

የመጠጥ ውሀህን ከየት ታገኛለህ? ያው በብዛት የማገኘው ውጭ በመግዛት ነው ከሱቆች ከሱፐርማርኬቶች እንደዚህ ደግሞ አካባቢ ባለው የሱቅ ሁኔታ ላይ። ወይም ደግሞ ወሀ አካፋዩ ዘንድ ይገኛል በብዛት። እንደዚሁ ደግሞ ምግብ በምንጠጣ ምግብ ቤት በምንጠቀም ሰዓት ምግብ ስናዝ የሚመጣልን ውሃዎች እሺ ሊሆን ይችላሉ ወይም ደግሞ ባምቧ ሊሆን ይችላል በዛ መልኩ እናገኛለን ማለት ነው። ከዛ ውጪ ባለ እንደ አካባቢያችን ምናልባት የጃር ውሃ የጉድጓድ ውሃ ሊገኝ ይችላል። እንደዚሁም ደግሞ በአካባቢ ያለ የከርሰ ምድር ውሃ። አለ በዚህ መልኩ እናገኛለን

በመስመር ላይ ትማራለህ? አይ አልማርም። አሁን ላይ ግን ከዚህ በፊት ላይ ድሮፕ ሺፒንግ የሚባል ኮርሶችን። እንደዚሁም ደግሞ አረብኛ ቤዚክ አረቢክ ዲፕሎማ መሰረታዊ የሆኑ አረብኛ ቋንቋዎችን በኦንላይን ከህንድ ሀገር ላይ ኢስፓየር የሚባል ኮሌጅ ተምሬያለሁ። ያንን ሰባት ሺህ ብር አካባቢ ወይም ደግሞ አርባ ዘጠኝ ዶላር ከፍዬ ተምሬያለሁ። አሁን ወደፊትም ኦንላይን ፕሮግራሞችን ለመማር መስመር ላይ ትምህርቶችን ለመማር በጣም አስባለሁ።

ምን አይነት የሙቀት መጠን ትመርጣለህ? በብዛት እኔ በጣም ነበልባል ያልሆነ ቀለል ያለ ቀዝቀዛማ በጣም ደግሞ ያልሆነ በጣም ደግሞ ያልወረደ የሆነ መካከለኛ የሆነ እወዳለሁ። ግን በብዛት እኔ የምቀመጥ የምኖረው የነበረው ቆላማ ቦታ ነበር። ከዚህ በፊት ባለው እና በጣም ሙቀቱ ሃይ ነው። መሬትቱም ይምቦለቦላል ከላይ ደግሞ ስታይ በጣም ሙቀታማ ከመሆኑ የተነሳ አዳራችንን ልንተኛ አንችልም። በጣም ቤታችን ይሞቃል ውጭ ተኝተን ራሱ ንፋሳማ ንፋሳማ ዛሀውሽ ቀደል በጣም አስቸጋሪ ነበር። እና ቀደል ያለ ሙቀታማ ቦታዎችን ደስ ይሉኛል

የምትወደው ሽታ ምንድነው? የምወደው ሽታ። ያው ያናናስ ሽ ሽታ ደስ ይላል የብርቱካን እንደዚሁም ደግሞ የማንጎ። እንደዚሁም ደግሞ በብዛት ግን የናና ሽታዎች በጣም ደስ ይሉኛል። ለምን ሲባል ይማርካሉ በጣም። እና ከዛ አንፃር ስመለከተው የናናን ማስቲካ ሽታ በጣም ደስ ይለኛል ማለት ነው።

የስልክ ካሜራ ትጠቀማለህ? አዎ እጠቀማለሁ ምክንያቱም ሌላ ካሜራ ስለሌለኝ ግን ያው በጀርባው በጀርባው ካሜራ አይረባም ግን በፊት ለፊት ያለው ምርጥ ነው። በብዛት ያው ስገዛው ነበር እንደዚህ መሆኑን አላወኩም ግን ሰው ገዝቶልኝ ስመጣ ካሜራው እንዴት ነበር ስላችሁ? አይ ትክክል ነው እያሉኝ ነበር ግን በኋላ ሳየው ትክክል እንዳልሆን ተገነዘብኩ። ግን በብዛት ምጠቀመው ፊት ለፊት የሆነ ካሜራ ነው እና እጠቀማለሁ ማለት ነው።

ዜናውን ከየት ታገኛለህ? በብዛት እማገኛቸው ከፌስቡክ እንደዚሁም ደግሞ ከተለያዩ ማህበራዊ ሚዲያ ላይ ሲሆን ያው የተለመዱ ፎሎ ያደረኳቸውን ግላዊ የሆኑ ፔጆችን እንደዚሁም ደግሞ። ሀገር አቀፋዊ የሆኑ ጣቢያዎች አሉ እነዛን ነው በብዛት የምከታተለው። እና ከዛ አንፃር በብዛት ፌስቡክ ላይ እንደዚሁም ደግሞ ቴሌግራም ላይ አገኛለሁ

ስልጠና ትወስዳለህ? አዎ አዎ እወስዳለሁ አሁን ወደፊትም እቅዴ ነው። ግን አሁን ይሄን ሰሞን ሰምቼ ነበር። ጥቃቅና አነስተኛ ላይ የዶሮ ማርባት ፍየል ማርባት ላይ እንደ የሆነ ተቋም ላይ ብር ይሰጣል ለወጣቱ ስራ አጡ ማለት ነው እና እዛ ላይ አሁን ልሰለጥን አስቤያለሁ። ወደ ሰማንያ ሺህ አርባ ሺህ ይሰጣል ተብሏል በዶሮ ሃያ ሽ አርባ ሺህ እንደዚሁም ደግሞ በፍየል ደግሞ በአርባ ሺህ ይሰጣል ሰማንያ ሺህ ይሰጣል ተብሏል እና ሰምቻለሁ ይሄን ወሬ እና መመዝገብ ከዛ በኋላ ደግሞ ስልጠናውን ሶስት ቀን ስልጠና እስከ ሁለት ሺህ አንድ ሺህ ሁለት መቶ ብር አበል አለ ተብሏል በዛ መልኩ እወስዳለሁ ብዬ አሁን እያሰብኩ ነው ወደፊት ማለት ነው።

ዝናብ ሲዘንብ ምን ታደርጋለህ? በብዛት እኔ ዝናብ ሲዘንብ እማደርገው አርፌ ቁጭ ወይም ደግሞ በሚመች ቦታ ላይ ከሆነ ጋቢ ለብሶ መተኛትም ደስ ይላል። ከዛ ውጪ ባለው በመንገድ ላይ ባካባቢ በሆነ አካባቢ ላይ ስንሆን ደግሞ ጥላ ቦታዎች ላይ ሄደን መቆም ዝናቡ እንዳይመታን ያክል እንዲህ ሲያባራ ለመጓዝ ማለት ነው። እና በብዛት ዱአ እናደርጋለን። ያው ነብያዊ ምክር አለን እና አዛ አንፃር ስንመለከተው። መጥፎ ዝናብ መጥፎ ዝናባማ እንዳይሆንብን። ዱአ እናረጋለን ስናስታውስ ማለት ነው

ወደ ስራ በሰአቱ ትደርሳለህ? አይ በብዛት እንደ ሰዓታችን የኛ ሰዓት ግደብ የለንም ምክንያቱም በፈለግነው ሰዓት ገብተን በፈለገነው ሰዓት ነው የምንወጣው። ከዛ አንፃር ሶስት ሰዓት ቤት እነሳና። አራት ሰዓት እዚህ ገባ ወደ ስራ እገባለሁ። ማታ ያው አንድ ሰዓት ላይ ለመውጣት አስራ ሁለት ሰዓት ተኩል አስራ ሁለት ሰዓት ተኩል እና ከዛ በላይ እስከ አንድ ሰዓት ባለው እወጣለሁ። እና የሰራ ገደብ የለብኝም የሰዓት ገደብ።

በመስመር ላይ ገዢ ነህ ይላል አይ ገዝቼ አላውቅም እስካሁን ባለው። ምክንያቱም ቢባል እኛ ሀገር ላይ የተለያዩ ትላልቅ የሆኑ ካምፓኒዎች የሉም ተብሎ ይታሰባል ምክንያቱም ልምዱም ደግሞ የለንም እና እስካሁን ባለው ልንገዛን አልቻልንም። ግን ወደፊት ሀገራችን ስትበለጽግ በመስመር ላይ መግዛት ትልቅ ስኬታማ ነገር አለው ተብሎ ይታሰባል። እና ለመጀመር ፍቃደኛ ነኝ

ጥፍርህን? ትቆርጣለህ አወ እቆርጣለሁ። ያውም በሳምንት አርብ አርብ በየሳምንቱ ተወዳጅ ቀን ስለሆነ። ያን እጠቀማለሁ ግን ከዛው ውጪ ባለው አይደል? ደግሞ ዝም ብሎ ስራ ሳጣ ደስ ሲለኝ ያንንም እቆርጣለሁ። የእግሬ ነው የእጄንም አንዳንድ ቀን የለኝም። ግን በብዛት አርብ አርብን እጠቀማለሁ ጥፍርን ለመቁረጥ ማለት ነው

ምግብህን ለሌሎች ማካፈል ትወዳለህ? አዎ እወዳለሁ። ለምን ሲባል ጥሩ ነገር ጥሩ ነገር ነው። ተብሎ ለሚታሰብ ግን አንዳንድ ጊዜ ምግብ ባነሰብኝ ሰዓት ብቻዬን በልቼ ፏብል ደስ ይለኛል። ምክንያቱም የሌለው ማካፈል የማልችል ሰው ነኝና በዛም ጊዜ። ግን ባለኝ ሰዓት ለሰዎች በአካል ለሰዎች በአበላ ጥሩ ነገር ነውና። አመሰግናለሁ

"ምን አይነት መሳሪያዎችን ትጠቀማለህ?" ያው የምጠቀመው በብዛት የምሰራው ስርዓት መርቴሎ፣ መጋዝ እንደዚሁም ደግሞ የተለያዩ የቢስማር ውጤቶችን ሊያስገቡልኝ ሊያስወጡልኝ የሚችሉ እንደዚሁም ደግሞ የ

የአካል ብቃት እንቅስቃሴ ታደርጋለህ? አይ በቅርቡ ባለው ህይወቴ ውስጥ እስካሁን ድረስ አድርጌ አላውቅም። ግን ባለፈው ህይወቴ ከዛሬ አንድ አመት በፊት ወንድሙ ሁለት አመት ሶስት አመት በፊት በጣም አደረገ ነበር። ከዛ ምን ሶስት ቀን እንዲሁም ደግሞ ኳስ እጫወት ነበር። ኳስ ስጫወት በጣም አካል እንቅስቃሴ ሩጫዎችን እንደዚሁ ደግሞ ኮን የሚባሉ ሁለገብ ስራዎችን የቡድን ስራዎችን በውድ ሆነን እንሰራለን። እና ሩጫ እነሱን ሴት አፕ ኩሻፕ እንደዚህ ላይ የሆነ ነገር አቶችን እንሰራለን

የድሮ ፎቶዎችን ትይዛለህ? አዎ እይዛለሁ። ለምን ሲባል ራሴን ለማስታወስ። ከዚህ በፊተ ብዙ ጊዜ ፎቶ ነበሩኝ መነሳት እፈልጋለሁ ግን ግን ስልኩ ስላልነበሩኝ ምንም ለመያዝ አልሞከርኩም። አሁን ባለው ህይወቴ። ከተራ አራት አመት። እንደዚሁም ደግሞ የአስራ ዘጠኝ የአንድ ሺህ ዘጠኝ መቶ ሃያዎቹ እድሜ ውስጥ ያሉትን ነበሩኝ። ይሄ ኳስ የምትጫወትባቸው የትምህርት ቤቶች። የሆኑ ነገራቶችን ይይዝ ነበር።

ፍየል አይተህ ታውቃለህ አዎ አውቃለሁ። ያው በእኛ ገበያ ቀናት ላይ የሚሸጡት በብዛት ለስጋም የሚውሉት ፍየሎች ናቸው። እና ፍየሎችን በጣም ተስማሚ ናቸው ተብሎ ይታሰባል በረሃም አካባቢ ላይ በጣም እነሱ ይመከራሉ ፍየልን ለማርባትም። እና በብዛት እኛ አካባቢ ያለንበት የነበረው በረሃማ ስለነበረ ነበር ፍይል በጣም ነበረ። እና በጣም ደስ ይላሉ ፍይል ስጋ ተመካሪ ነው ተብሎም ይታሰባል። ግን አንዳንድ ግዜ